ሻማ በተለያዩ ምክንያቶች ያበራሉ ቤት ውስጥ እንግዲህ ዋናው ሻማ የምናበራበት የኤሌክትሪክሲቲ ወይም ደግሞ የመብራት ሀይል መቋረጥ ሲያጋጥመን ነው። ቤት ውስጥ በጨለማ መቀመጥ ስለማንችል ሻማ ካለን ቀጥታ እናበራለን ከሌለም በአቅራቢያ ወዳለን የሻማ መሸጫ ቦታ በመገኘት የተወሰኑ ሻማዎችን ከገዛን በኋላ በክብሪትም አማካኝነት እንለኩሳቸዋለን። ያ እንግዲህ ለቤቱ ብርሃን እንዲያገኝ ያደርጋሉ እና እኛም የምናነብ ከሆነ እናነባለን። ሀሳብ እንቀያየር ከሆነ ፊት ለፊት እየተያየ እንቀያየራለን። የተለያዩ ክንውኖችን እናደርጋለን። ውጪ ግን ሻማ የምናበራው አንዳንድ ሰው ቤተክርስቲያን ለጸሎት እንግዲህ ሻማ ይበራል በተለይ በአንዳንድ ሃይማኖቶች ላይ እንደዛ ይደረጋል። በተረፈ ደግሞ የልደት በዓል በሚከበርበት ጊዜ በአክባሪው አመት ልክ ሻማዎች ይገዙና ይደረደራሉ። እና የልደት በዓል የሚጠናቀቀው እንግዲህ ሻማውን የበራውን ሻማ በማጥፋት ነው። እና በትንፋሽ በባለ ልደቱ ያጠፋል። ያን ሲያደርግ ከፍተኛ የሆነ ጭብጨባ ይደረግለታል እንግዲህ በዛ አይነት መንገድ ልደት ይከበራል። ስለዚህ ልደት ሻማ ሻማ የሚበራበት ወቅት ነው። የጸሎት ወቅትም ሻማ ይበራል። ቅድም እንዳልኩት እንደገናም ደግሞ መብራት ሲጠፋ ሻማ እናብራለን ብርሃን ለማግኘት

እኔ የምመርጥ የምቀት መጠን ከሃያ ዲግሪ ያላነሰ ነው እንደውም ሃያ አራት ሃያ አምስት አካባቢ ቢሆን እመርጣለው። ከዛ በላይም ከዛ በታችም ሲሆን ምቾት አይሰጠኝም። እንግዲህ ቀለል ያለ ሙቀት ብርድ የሌለው የወጣ የአለም ሙቀት የሌለው አየር ሁኔታ ወይም የሙቀት ሁኔታ ነው የሚመቸኝ እንግዲህ እኔ ቀዝቃዝ ያለ አየር ላይ ሲያጋጥመኝ ማስነጠስ አይነት የአፍንጫ መዘጋት አይነት ህመሞች ያጋጥሙኛል። የቅዝቃዜ አለርጂ ነው ብለው ሀኪሞች ነግረውኛል እና ቅዝቃዜን ቅዝቃዜን እኔ አልደሰትበትም ለህመም ለሚያጋልጠኝ ልጅ እያለሁ ግን ቅዝቃዜ የምመርጠው ነገር ነበር ከፀሀይ ይልቅ ቅዝቃዜ እመርጥን ነበር እድሜ እየጨመረ ከመጣ ቦኋላ ቅዝቃዜ ቅድም ያልኳቸውን ስቃዮች ስለሚያስከትልብኝ አልመርጡም የበዛው ሙቀት ደግሞ እንዲሁ አልመርጥም ሙቀት ሲበዛ ሰላሜን ያሳጣኛል። ስራ መስራት አልችልም እንቅልፍ እንቅልፍ ይለኛል በዛ ምክንያት ከፍ ያለ ሙቀትም አልወድም በአጠቃላይ ከሃያ ስምንት ዲግሪ በላይ የሆነ ሙቀት ምቾት አይሰጠኝም ከሃያ አራት በታች ደግሞ የሆነ ቅዝቃዜ እንዲሁ ምቾቴን ይነፍገኛል እና በዚህ መካከል ያለ የሙቀት ደረጃ ግን ለሰውነቴና ለአእምሮዬ ሰላም ጤንነት አጋዥ ነው ብዬ አስባለሁ እና ያንን የሙቀት መጠን እመርጣለው።

ባዶ እግር መራመድ አልወድም። ልጅ እያለሁ ግን የተወሰኑ ሁለት የሶስት አመታቶችን በገጠር አሳልፌያለሁ። በዛን ወቅት እንግዲህ ጫማ ስለሌለ በእግር ነበር የምንሄደው። ና በእግር መሄድ እንግዲህ እኔ ከተማ ልጅ ነበርኩኝ ገጠር ሄጄ እንደዚህ አይነቱን ሁኔታ ሲያጋጥመኝ በጣም ከብዶኝ ነበረ እንግዲህ ይቆራረጣል ተረከዜ አካባቢ ይቆራረጣል እግሬ እና ሌላ አይነት ቆዳን የሚያበቅለው እንግዲህ ያንን አይነት ነገር ለመቋቋም ሰውነታችን የሚያደርገው ነገር ነው ብዬ አስባለሁ። ከተማ ከተመለስኩ በኋላ ጫማ አደርጋለሁ እንግዲህ ጫማ አደርጋለሁ በእግር ብዙ መግባት አልወድም። የቅዝቃዜ አላሮጂ ስላለብኝ በእግር በተግባሽኳቸው ቁጥር አፍንጫን ያፍለኛል ያስነጥሰኛል። እንግዲህ ሳይነስ ተብሎ የሚጠራው ህመም ይጀምረኛል ማለት ነው። እና ያ ደግሞ የራስ ምታት እና የአይን ህመም ጭምር ያስከተልብኛል። እና በባዶ እግር መሄድ ልምዱም የለኝም። ካደኩ በኋላ ምቾትም የለኝም ምቾትም አይሰጠኝም ለህመም ያጋልጠኛል። ስለዚህ ተራምጄ አውቃለሁ በባዶ እግር አሁንም እንግዲህ። ከጥቂት ሰአቶች በፊት ነጠላ ጫማ ሳገኝ ድረስ ከመስሪያው ከተመለስኩ በኋላ በባዶ እግር ለተወሰኑ ደቂቃዎች ቤት ውስጥ ተረማምጄ ነበረ። ከዛ ውጪ ግን ለረጅም ሰዓታቶች በባዶ እግር ሂጄ አላውቅም። የበባዶ ህግር መራመድ አላውቅም ብዬ መናገር እችላለሁ

አስተያየት መቀበል እጅግ አድርጌ ነው የምወደው። እንደውም አሁን አሁን ሳስበው ያን ያክል የሰዎችን አስተያየት መስማት የለብኝም መቀበል የለብኝም ብዬ አስባለሁ። ምክንያቱም ሰው ሁሉ የተመቸውን ነገር ያወራ፣ የመሰለውን ነገር ያወራል፣ አንዳንዱም ሰው በበጎ ህሊና ቢያወራም አንዳንዱ ደግሞ ያለበጎ ህሊና ስለሚያወራ ያንን ሁሉ አጣርቶ መስማትን ይጠይቃል እና አልፎ አልፎም ደግሞ የሰዎችን ስሜት ለመረዳት ይጠቅማል እና አስተያየት መቀበል መልካም ነገር ቢሆንም እና ጥሩ ቢሆንም ነገር ግን ያን አስተያየት ደግሞ መዝኖ አጣርቶ መውሰድ ያስፈልጋል። ሁሉም አስተያየት ለበጎ የሚነገር አይደለምና ጥንቃቄ ይፈልጋል። እኔ ግን በተፈጥሮዬ አስተያየት በጣም መቀበል እወዳለሁ። ሰዎችን ያስቀየምኩ ይሁን ወይ ብዬ ስለምጠራጠር እና ያንን በጣም ማስወገድ ስለምፈልግ የሰውን ስሜት በአስተያየት መልኩ እረዳለሁ። ስራዬ እንዴት እንደነበረ፣ ውሎዬ እንዴት እንደነበረ ከነሱ ጋር የነበረኝ መስተጋብር ምን እንደነበረ እጠይቃቸዋለው። እና በዛ አይነት መንገድ አስተያየት እወስዳለሁ። አሁን ሳስበው ግን ያ ሁሉ ተገቢ አይደለም ብዬ ነው የማስበው። የ በራስ መተማመኔን የሸረሸረብኝ መስሎ ነው የሚሰማኝ።

ኦ ይሄ እንግዲህ ቃሌን መጠበቅ ትልቁ ባህሪየ ይሄ ነው እንግዲህ ቃሌን በጣም የምጠብቅ ሰው ነኝ ቃሌን ሳልጠብቅ ስቀር በፍጹም በፍጹም አይመቸኝም በራሴ ላይ እምነት አጣለሁና ሰላምም አይሰማኝም ስለዚህ ቃሌን መጠበቅ ትልቁ የ ትልቁ ገጸ ባህሪ ነው ብዬ መናገር እችላለሁ ትልቁ መገለጫዬ ነው። ቃል የማይጠብቅ ሰው ውሸታም ነው ቃሉን የማይጠብቅ ሰው ታማኝ አይደለም ቃሉን የማይጠብቅ ሰው። እንግዲህ ከሰውነት ደረጃም የሰውነትን ደረጃ አላሟላም ብዬ ነው የማስበው። እና ቃል መጠበቅ መሰረታዊ ነገር ነው ስለዚህም ቃሌን በጣም ነው የምጠብቀው። ቃሌን ለመጠበቅ ስል ብዙ መስዋዕትነቶችን ነው የምከፍለው። እኔ ቃል የገባሁት ነገር በዛ ቃል በገባሁበት ጊዜ የነበረው አውድ ተቀይሮ ቃሌን በምፈጽበት ሰዓት ያለው አውድ ደግሞ ሌላ ሆኖ ዋጋ ያስከፍለኛል ብዙ ጊዜ እና እነዛን ዋጋዎች እከፍላለሁ እንጂ ቃሌን አላጥፍም። ኪሳራ ውስጥም ሊጥለኝ ይችላል ቃል መጠበቄ እንግዲህ ኪሳራን አስተናግዳለሁ። ከሰዎች ጋር ሊያጣላኝ ይችላል። ስለዚህ ቃል መጠበቄ ስለዚህ እሱንም እንግዲህ አስተናግዳለሁ ማለት ነው። ቃል መጠበቅ እጅግ ወሳኝ ነው ለኔ። እናቴ ስታሳድገኝ ይህንን አይነት ሰው ሆኜ እንድቀረጽ አድርጋኛለች ወይም ተፈጥሮዬም ሊሆን ይችላል አላውቅም። ምክንያቱም ምንጩ ምን እንደሆነ? ነገር ግን ቃሌን መጠበቅ እጅግ ከፍተኛው የኔ የባህሪ መገለጫ ነው ማለት እችላለሁ።

ቀዝቃዛ የአየር ሁኔታ ልጅ እያለሁ እወድ ነበረ። ሰላም ይሰጠኛል ነፋሻነቱ ደስ የሚለኝ ስሜት ይፈጥርልኝ ነበረ። እያደኩ ከመጣው በኋላ ግን የቅዝቃዜ አላርጅ እያጠቃኝ ስለመጣ አፍንጫዬ ስለሚታፈን። በቀዝቃዛ አየር ላይ። እኔም ደግሞ ቀዝቃዛ አየርን እንግዲህ እያሶገድኩኝ እየሸሸሁት መጥቻለሁ። አሁን አሁን ከቀዝቃዛ አየር ይልቅ ሞቃት አየር እመርጣለሁ። በሞቃት አየር እንግዲህ ከ ከህመም ስለምን ስለምገላገል የራስ ምታትም ይሄ የአፍንጫ የማፈን የሳይነስ ስሜት ስለማይሰማኝ። ሙቀትንም እመርጣለሁ እንግዲህ በቅዝቃዜ ወቅት ሙቀትን የሚፈጥሩልኝ ምግቦችን እበላለሁ ልብስ ደራርበዋለሁ። እንደገናም ደግሞ እንደ ሳውና እንደ ስቲም አይነት። የአገልግሎት መስጫ ስፍራዎች ላይ በመገኘት እጠቀማለሁ። በዛ መንገድ ሙቀቴን የሰውነት መቅረጥ እጠብቃለሁ። ስለዚህ ቀዝቃዛማ የአየር ሁኔታ ለኔ ለጤናየ ተስማሚ ስላልሆነ አሁን አሁን የምመርጠው ሞቃት የአየር ሁኔታ ነው ማለት እችላለሁ።